ገንፎ ትበላለህ ብለህ ለጠየከኝ ጥያቄ አዎ ገንፎ እበላለሁ። ገንፎ የሚሰራው ከተለያየ ዱቄት ነው በሀገራችን ገንፎ የሚሰራው ከገብስ ዱቄት ከበቆሎ ዱቄት እና ከቡላ ዱቄት ገንፎ ይሰራል ስለዚህ በጣም የምወደው ገንፎ የቡላና የገብስ ከገብስ ዱቄት የሚሰራውን ገንፎ ነው። ገንፎ ሲሰራ መጀመሪያ ውሃው ከፈላ በኋላ ትንሽ ጨው ጠብ እናደርግበትና ከዛ የገንፎ ዱቄቱን ጨምረን በደንብ አድርገን እንልገዋለን። ከዛ ከላግነው በኋላ ገንፎ እስከሚበስል ድረስ በእሳት ላይ እናኖረዋለን ከዛ እሳ እስከሚበስል ድረስ እየላግን ደጋግመን እየላግን እየላግን ከዛ ለብዙ ሰዓት ካበሰልነው በኋላ እዛ ላይ ቅቤ ይደረግና በርበሬ ተደርጎ አንድ ላይ በሱ ትኩሱን ይበላል ማለት ነው። ገንፎ ከበረደ የሚበላ ነገር አይደለም ስለዚህ ገንፎ ሳይበርድ በትኩሱ ነው የሚበላው። ከነስበቱ ማለት ነው

የምናገራቸው ቋንቋዎች ሶስት ቋንቋ ናቸው በጣም በደንብ የምናገረው ቋንቋ ወይም ደግሞ የአፍ መፍቻዬ ቋንቋ የሆነው አማርኛ ነው አማርኛ በደንብ የምችለው ቋንቋ ነው። ስነ ምሳሌ አነጋገር ምናምን ምናምን ያለው አማርኛ አነጋገር በደንብ አማርኛ በደንብ የምችለው ቋንቋ ነው በተጨመረ ግን ኦሮምኛና እንግሊዘኛ ቋንቋዎች እግባባበታለሁ በተቻለኝ መጠንም ለመናገር እሞክራለሁ ስለዚህ እነዚህ ሁለቱም ሶስቱም ቋንቋዎች እጠቀምባችኋለሁ በደንብ የምችለው ግን አማርኛ ቋንቋ ነው በደንብ የምችለው አማርኛ ቋንቋ ነው። በዚሁ አጋጣሚ ቋንቋ ማወቅ ምን ያህል ጥቅም እንዳለው ትንሽ ማለት እፈልጋለሁ ለምሳሌ ቋንቋ በጣም ብዙ ቋንቋ ስታውቅ ሁለት ሶስት አራት አምስት ቋንቋ ማወቅ ከቻልክ ቋንቋውን በሚናገሩት ማህበረሰብ ውስጥ ስትሄድ አንደኛ ከሰዎቹ ጋር በጣም በቀላሉ መግባባት ትችላለህ ከህብረተሰቡ ጋር መግባባት ትችላለህ ባህላቸውን አንደርስታንድ ማወቅ ትችላለህ ሁሉንም ነገር ቀላል ያደርግልሃል ማለት ነው። ሌላኛው ደግሞ የተጻፉ ነገሮችን በጠቅላላ አንድ በቀላሉ መግባት ይችላለህ በቀላሉ መግባባት ትችላለህ በቀላሉ ከማህበረሰቡ ጋር መግባባት ትችላለህ ስለዚህ። እንደዛ ነው ስለዚህ እኔ የምናገረው ቋንቋ የምትችለው ቋንቋ አማርኛ ነው

ባዶ እግሬን መራመድ አውቃለሁ። በባዶ እግሬም እሄዳለሁ አንዳንድ ጊዜ በባዶ እግር ያው ልጅ ሆነን በባዶ እግራችን ነበር የተማርነው የዛሬን ያድርገውና ከች ከች እያልን በባዶ እግራችን ነበረ ትምህርት ቤት የምንሄደው አሁን ግን ያው በጫማ ነው የምንሄደው ግን በባዶ እግር መሄድ አውቃለሁ። በባዶ እግር ሲኬድ ባይ ዘ ዌይ ከተፈጥሮ ጋር ስለምትገባባ ተፈጥሮን ስለምታደርግ ስለ ስለም ከተፈጥሮ ጋር ስለምትገናኝ ቀጥታ የሚሰማ ስሜት በጣም ጥሩ ነው። አንደኛ ለብዙ ነገር ይጠቅማል በመሰረቱ በባዶ እግር መሄድ በባዶ እግር መሄድ የሚጠቅመው ለ ለደም ዝውውር ለእግር ጤና ለቁርጥማት ለምናምን ለብዙ ነገር ይጠቅማል። በባዶ እግር መሄድ ስለዚህ በባዶ እግር መሄድ አንዳንድ ጊዜ ወይም ደግሞ እቤት አካባቢ ምናምን ስንሆን በባዶ እግራችን ብንንቀሳቀስ ጤንነታችንን እንጠብቃለን። በተመሳሳይ ሁኔታ ስለዚህ ለእግራችን ጤንነት ራሱ በባዶ እግር መሄድ በጣም ጥሩ ነውና። በባዶ እግሬ እሄዳለሁ አንዳንድ ጊዜ ሁሌም ባይሆን እሄዳለሁ። እና በባዶ እግር መሄድም ደግሞ ጥቅም አለው። አውቃለሁ ብለህ ለጠየከኝ ግን ጥያቄ አውቃለሁ በባዶ እግሬ

ከስራ ባልደረቸ ጋ ጥሩ የሆነ ግንኙነት ነው ያለኝ ኧረ እንደውም በጣም ጥሩ የሚባል ግንኙነት ነው ያለኝ ምክንያቱም ያው እኔ የስራ ስነ ስርዓቶችን ወይም ደግሞ ህግጋቶችን አክብሬ የምሰራ ሰው ስለሆንኩኝ ከስራ ባልደረቦቼ ጋር ስራ ባልደረቦቼን አክብሬ እና ስለምሰራ እና የሚሰሩትንም ስራ ስለማከብር ከስራ ባልደረቦቼ ጋር በጣም ጥሩ የሆነ ግንኙነት ነው ያለን ሴትም ሆነ ወንድ የምሰጠው አክብሮት ሰዎችን ማበላልጥ አልነቅፍም ስለ ሰዎች አላማም ስለዚህ በዚህ ምክንያት ከሰዎች ጋር ወይም ደግሞ ከስራ ባልደረቦቼ ጋር በጣም ጥሩ የሆነ ግንኙነት ነው ያለኝ። ሰዎች ባይ ዘ ዌይ ጥሩን መሆን ወይም ደግሞ ጥሩ ጥሩ ስነ ስርዓት ካለክና ሰዎችን የምታከብር ከሆነ በፍጹም ሰዎች አንተ ጋር አይደርሱም እንደገና ደግሞ አንተንም ላያከብሩክ የሚችሉበት ምንም አይነት ምክንያት የላቸውም ስለዚህ አንተ ለመክበር ወይም ደግሞ ከሰዎች ጋር ጥሩ የሆነ ግንኙነት እንዲኖርህ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት እንዲኖርህ አንደኛ ስራቸውም ማክበር ነው ሁለተኛ ደግሞ ዲሲፕሊን ስራቸውን ማክበር ነው። ሁለተኛ ደግሞ እነሱን ማክበር ነው።

አይ ብስክሌት እንኳን አልጋልብም ግን ብስክሌት በጣም የሚጋለብበት ቦታ ነው ያደግኩት እና በጣም ብስክሌት የሚጋልቡ ሰዎች በጣም ነው የምወደው በጣም አደንቃለሁ። ብዙ ጊዜ ለመለማመድ ሞክሬ ግን ያልቻልኩት ነገር ቢኖር ብስክሌት መጋለብ ነው። ግን ያደኩበት አካባቢ ላይ በጣም ብስክሌት ይጋለባል ትልቅ ሁሉም አብዛኛውን ነገር የሚሰራው በብስክሌት ነው። ግን እኔ ብስክሌት መጋለብ አልችልም። ብስክሌት መጋለብ በመሰረቱ ለጤናም ሆነ ልክ እንደ ስፖርት ነው ስፖርት እንደመስራት ነው። ምክንያቱም በተመሳሳይ ሁኔታ እንትንም ስፖርትም እየሰራክ ነው እና ብስክሌት መጋለብ በጣም ጥሩ ነው። ነገር ግን እኔ ምስክሌት መጋለብ አልችልም ጋልቤም አላውቅም። ሞክሬያለሁ ግን ማለት ለመለማመድ ግን ሞክሬያለሁ ለብዙ ጊዜ ሞክሬ እግሬን ፌዳሉ መጥቶብኝ ከዛ በቃ ለብዙ ጊዜ ታመምኩኝ። ከዛ በኋላ ብስክሌት መጋለብክ በዛው አቆምኩኝ

አዎ በገበያው ጋር መደራደር እችላለሁ። አንድ ነገር ስገዛ ተከራከሬ ምን ብዬ ነው የምገዛው። ስለዚህ በገበያ ዋጋ መደራደር እችላለሁ። መጀመሪያ የገበያ ዋጋ ለመደራደር ግን የሚያስፈልጉ ነገሮች ብዙ ቦታ መጠየቅ ነው ገበያውን በደንብ አድርጎ ማወቅ ያስፈልጋል። እንደገና ደግሞ የገበያው ዋጋ ለመደራደር ዝም ብሎ ዋጋ መግደል ሳይሆን። መጀመሪያ የገበያውን ዋጋ በደንብ ማወቅ ሶስት አራት ቦታ ጠይቆ በዛ ላይ ደግሞ በድህረ ገጽ ላይ ያለውንም ዋጋ ጠይቆ አይቶ ከዛ በኋላ መደራደር ይቻላል። ስለዚህ በገበያ ዋጋ መደራደር እችላለሁ ተደራድሬ አስቀንሼ እኛ ሀገር ደግሞ ማስቀነስ ያለነው አስቀንሼ ነው የምገዛው። በገበያ ዋጋም ደግሞ ተደራድሬ ነው እንደሚያዋጣኝ አውቄ። የአካባቢው የሚሸጥበት ቦታ ዋጋ ደግሞ ስንቱ? መሆኑን አይቼ ካዋጣኝ ተደራድሬ በገበያው ዋጋ እገዛለሁ

ኮምፒውተር መጠቀም እችላለሁ በኮምፒውተር ደግሞ ብዙ ነገሮች እጽፋለሁ ኢሜል አደርጋለሁ እና ኮምፒውተር መጠቀም እችላለሁ እጽፋለሁ እንደገና ደግሞ የተለያዩ ነገሮችን እሰራለሁ እንደ ግራፊክስ ምናምን አይነት ኦንላይን ስራዎችንም እሰራለሁ። ስለዚህ በኮምፒውተር መጠቀም እችላለሁ ያው ፍጥነት ባይኖረኝም ደግሞ በደንብ መጻፍም እችላለሁ የተለያዩ ነገሮችን ህትመት ምናምን ምናምን እሰራለሁ በኮምፒውተር። ስለዚህ ኮምፒውተር መጠቀም እችላለሁ ለህይወቴ ደግሞ በጣም ጠቅሞኛልና እና በቀላሉ ነገሮችን እንድሰራ ረድቶኛል። በተቻለኝ አቅም የምሰራቸውን ስራዎች በኮምፒውተር ለመስራት ነው የምሞክረው ኖት አወጣለሁ ለተማሪ አስተማሪም ነኝ። በኮምፒውተር በመጠቀም ኖት አወጣለሁ ፈተና አወጣለሁ። እና ደግሞ በዛውም ደግሞ ለተለያዩ ሰዎች ደግሞ እልካለሁ በዛው ላይ ወደተለያዩ ሰዎች ደግሞ እልካለሁ። ስለዚህ ኮምፒውተር መጠቀም እችላለሁ ደግሞም ጠቅሞኛል

ጠዋት ለስራ ብዙ ጊዜ የምነሳው በጠዋት የምነሳው ለ ምግብ ለመስራት ነው። የትምህርት ቤት የሚሄድ ምግብ እቋጥራለሁ እንደገና ደግሞ ለልጆች ምግብ ቁርስ እሰራለሁ ምሳቸውን እሰራለሁ። እና በጠዋት የምነሳው ብዙ ጊዜ ምግብ ለመስራት ነው ምግብ ከሰራው በኋላ ነው። ወደ ስራ የምሄደው ስለዚህ ምግባቸውን ሰርቼ ከዛ በኋላ ቤት አጸዳለሁ ከዛ በኋላ ደጅ ምናምን እጠራርጋለሁ። ከዛ በኋላ ነው። እንግዲህ ጠዋት ጠዋት ያው ለስራ የምነሳው ብዙ ጊዜ ለእንትን ነው ለምግብ ለመስራት እና ቤት ለማጽዳት ነው

የምወደው አትክልት ሰላጣ በአቮካዶ ነው አትክልት በጣም የምወደው አትክልት ሰላጣ በአቮካዶ ነው። እሱን በቃ በፓስታ በሩዝ በስጋ አድርጌ ስበላው በጣም ነው የምወደው። እና በጣም የሚጣፍጥ ምግብ ነው። ባይ ዘ ዌይ ሰላጣ ከብዙ ነገር ጋር መበላት ይችላል። ስለዚህ ሰላጣ ቆስጣም አንዳንድ ጊዜ እጠቀማለሁ ሰላጣና ቆስጣ በጣም የምወዳቸው ምግቦች ናቸው። ማለት ነው። ያው አትክልት መብላት ለጤና በጣም ጥሩ የሆነ ነገር ነው። ጤንነታችንን ለመጠበቅ አትክልት መመገብ እንደ ሰላጣ ቆስጣ ምናምን መመገብ በጣም ጥሩ ነው። ሰላጣ በአቮካዶ ደግሞ በጣም የምወደው ነው። ስለዚህ ሰላጣ በጣም የምወደው የአትክልት አይነት ነው። በውስጡ ደግሞ የተለያየ ቫይታሚኖችን ይዟል። ስለዚህ ሁላችንም ብንመገበው በጣም ጥሩ ይመስለኛል። ስለዚህ ሁላችንም እንድንመገብ እጋብዛለሁ። አንተ ሰላጣ ትበላለህ? ሰላጣ ለጤና ምን ያህል ጥቅም እንዳለው ስታውቃለህ? እሺ ካወከው ንገረኝ

ይቅርታ መጠየቅ በጣም ቀላል ነው። ዋናው ያንተ አስተሳሰብ ነው በይቅርታ የምትጠቀም ከሆነ በይቅርታ የምትድን የምትሽር ከሆነ። ይቅርታ መጠየቅ በጣም ቀላል ነው። ይቅርታ ሁል ጊዜ ይቅርታ የልብን ቀናነት ይፈልጋል ስለዚህ አንተ ቀና ከሆንክ ይቅርታ ማድረግ በጣም ቀላል ነው። አንተ ቀን ልቦና ብቻ ይኖርክ ቅን ልቦና ካለክ ሰዎችን እንደራስህ የምትወድ ከሆነ ወንድምህ እህትህ እናት አባትህን የምትወድ ከሆነ ይቅርታ ማለት በጣም ቀላል ነገር ነው። ይቅር ይቅርታ መጠየቅ በጣም ቀላል ነው። አንተ ይቅርታህን ጥፋትን ካመንክበት ይቅርታ የሚል ሰው በጣም ትልቅ ሰው ነው የበታችነት ስሜት የማይሰማ ከሆነ በእውነት እውነቴን ነው የምልህ ይቅርታ መጠየቅ በጣም ቀላል ነው ዋናው ያንተ ስብእና ነው። እኔ አንድ ነገር ሳጠፋ ወዲያውኑ ይቅርታ እጠይቃለሁ በይቅርታዬ ደግሞ ሰውየው ይቅርታውን ይቀበለውም አይቀበለውም እሱ የኔ ጉዳይ አይደለም። ግን ይቅርታ ጠይቄ ራሴን አድናለሁ አንደኛው ሰዎች ራሳቸውን ማዳኛ መንገድ ምን እንደሆነ ታውቃለህ? ይቅርታ መጠየቅ ነው። ላጠፉት ጥፋት ለምን ባጠፋው ጥፋት እኔ በየሰአቱ ስብሰለሰለ እኖራለሁ። ካጠፋው ይቅርታ እጠይቃለሁ ደስ እያለኝ ይቅርታ እጠይቃለሁ ለኔ ደግሞ ይቅርታ የምጠይቅም በጣም ቀላል ነው

የድርጅቱን የድርጅት ያው የምሰራበት መስሪያ ቤት ድርጅት ባህል እወደዋለሁ። ስለዚህ ያው የዶጀታችን ባህል በጊዜ መግባት ስራን በአግባቡ መስራት እንደገና ደግሞ ስራችንን በአግባቡ ከሰራን ደግሞ ማበረታቻም ይሰጠናል ስለዚህ የድርጅታችን በዓል በጣም ደስ ይላል። በሰአቱ ነው ሰዓት በጣም ይከበራል የስራችን ስነ ስርዓት በጣም ደስ ይላል። ስለዚህ ያው በሰአቱ ነው የምትገባው በሰአቱ ነው የምትወጣው በስራ ሰዓት ሰዓት ማባከን አይቻልም። ስለዚህ በደንብ አድርገን ስራችንን ነው የምንሰራው። በዛ ላይ ደግሞ አለቆቻችንም ደግሞ ለሰራተኞቻቸው በጣም ክብር አላቸው ክብር ስላላቸው ደግሞ ያ አንዱ የስራ በዓል ነው ስራችንን በአግባቡ ነው የምንሰራው። በጥራት ላይ ደግሞ በጣም አንደራደርም ጥራቱን የጠበቀ። ወይም ደግሞ ምርት ነው የምናመርተው ስለዚህ በጣም የድርጅታችንን ባህል እወደዋለሁ። በተለይ በተለይ ደግሞ እንትን ላይ አለው ሰዓት ላይ አለው በሰአት ምንም የሚደራደር አይደለም። ስለዚህ ሰዓት ላይ ያላቸውን ስነምግባር በጣም ነው የምወደው

የምጠቀማቸው የቤት እቃዎች ያው እንደሚታወቀው ብዙ አይነት የቤት እቃ አለ ሶፋ ፍሪጅ እንደገና አልጋ ስቶቭ ብረድስት እስት ሳህን ምናምን ይሄ ሁሉንም እጠቀማለሁ እና ብዙ አይነት የቤት እቃዎችን እጠቀማለሁ። ስለዚህ የቤት እቃዎች የምንላቸው ከሶፋ ከዋና ዋና ውጪ ድስት የሚባል ነገር አለ። ብረድስት አለ ማቡኪያ የእንጀራ መጋገሪያ ምጣድ መቀመጫዎች መጥበሻ እንደገና ደግሞ መሶብ አለ። እንጀራ ተጋግሮ የሚቀመጥበት የልብስ ማጠቢያ ማሽን እጠቀማለሁ። ስለዚህ እነዚህ ሁሉን ነገሮች እቃዎች እጠቀማለሁ።

የፀሀይ መከላከያ እጠቀማለሁ ግን የፀሀይ መከላከያ የምጠቀመው አንደኛ ኮፍያ መነፅር እንዲሁም ደግሞ ዣንጥላ በመያዝ እና በተጨማሪም ደግሞ የፀሀይ መከላከያ ሎሽን ወይም ደግሞ ክሬም አሉ እነሱን በመጠቀም ከፀሀይ ብርሃን እከላከላለሁ። ነገር ግን አንዳንድ ጊዜ ያው ፀሀዩን በጣም ብዙ ጊዜ ያው እኛ ያለንበት አካባቢ የምድር ወገብ አካባቢ ስለሆነ ፀሀይ ለአሥራ ሁለት ሰዓት አለ አስራ ሁለት ሰዓት ፀሀይ ስላለ ያንን ፀሀይ ደግሞ መከላከል የግድ ነው። ፀሀይ የማንከላከል ከሆነ ፊታችንን ያጠቁርብናል ፊቴ ይጠቁርብኛል። እኔም በግለሰብ ደረጃ ፊቴን ያጠቁርብኛል ብዬ ስለማስብ የተለያየ ነገር እጠቀማለሁ። እነዚህን ነገሮች በመጠቀም ፊቴን ከፀሀይ እከላከላለሁ። ፀሀይ መከላከያ በደንብ እጠቀማለሁ ምክንያቱም ያው ፀሀይ በጣም ሲበዛ ማድያት ያመጣል። ፊት ያጠቁራል እና እንደዚህ እንደዚህ አይነቶችን ስለሚያመጣ እጠቀማለሁ።

ልደቴን ልደቴህ እንዴት? ታከብራለህ እንዴት ታከብሪያለሽ? ብለህ ለጠየከኝ ልደቴን የማከብረው ያው ቀኑን በማሰብ ነው። ብዙም በአሁን ሰዓት ልደቴን እያከበርኩት አይደለም ግን ያው ቀኑን አስበዋለሁ። ከጓደኞቼ ጋር እና ከልጆቼ እና ከባለቤቴ ጋር ሆኜ አንድ ቦታ በመሄድ መዝናኛ ቦታ በመሄድ ቀኑን በመገባበዝ እናስበዋለን እናከብረዋለን እንጂ ብዙም ይሄን ያህል ከፍ አድርጌ አላከብርም። አሁንም የማከብረው የልጆቼን የልደት ቀን ነው። ስለዚህ የነሱን ልደት ቀን ነው እንጂ የኔን ብዙም አላከብረውም። ግን የኔን አስቤ እውላለሁ እምውለውም ደግሞ ከጓደኞቼ ጋር እና ከቤተሰቦቼ ከልጆቼ ጋር አንድ ላይ ሆነን የሆነ ቦታ ሄደን ቀኑን በአብሮ በመጫወት እንደ ቤተሰብ በማውራት በመዝናናት እናሳልፈዋለን። እዚህ ከዚህ የበለጠ እንኳን ብዙም ብዙ ነገር አላደርግምም ይህን ያህልም እንትን ብዬ አላከብረውም።

የስራ ቦታዬ እንዴት ነው ብለህ ለጠየከኝ የስራ ቦታዬ በጣም ጥሩ ነው የስራ ቦታዬ ከምኖርበት ቤት በጣም ሩቅ ቦታ ሄጄ ነው የምሰራው ነገር ግን ያው የዛ አካባቢ ስሄድ ግን ያው ቦታው በጣም የሚያምር ቦታ ነው። ልጆች ያሉበት ቦታ ነው ስለዚህ የስራ ቦታዬን በጣም እወደዋለሁ የስራ ቦታዬ ደግሞ ብዙ ጊዜ ያው ሰዎች የሚበዙበት ቦታ ነው። ሰዎችን እንደ ልብ የሚንቀሳቀሱበት ደንበኛ ሲመጣ ማስተናገድ። ከሰዎች ጋር ማውራት እና ስለ ችግሮቻቸው የምናወራበት ቦታ ነው። ስለዚህ ያው የስራ ቦታዬ የጥሩ ቦታ ነው ነገር ግን ብዙ ይሄን ያ ጸጥ ያለ ቦታ አይደለም ያው ከሰዎች ጋር ታወራለህ ከሰዎች የሰዎችን ችግሮች ታዳምጣ መፍትሄ መስጠት ነው የኛ ስራ። ስለዚህ ለዛ የሚሆን ቦታ ነው ቦታው ደግሞ ጥሩ ቦታ ነው ያው ከሰዎች ጋር ስለምትገናኝ ጥሩ ቦታ ነው ምሰራበት ቦታ።

ሲጀመር ፀጉርህን መንከባከብ ትወዳለህ? ነው የሚባለው ወይም ትወጃለሽ? ጥያቄው ትክክል አይደለም ፀጉርህን መንከባከብ ትወዳለህ? ወይስ ትወዳለሽ? ብሎ ነው ጥያቄ መንከባከን መጠየቅ ያለበት። ስለዚህ ፀጉርህን መንከባከብ ትወዳለህ? ወይም ፀጉርሽን መንከባከብ ትወጃለሽ? ብለህ ነው መጠየቅ ያለብህ ትክክለኛ ቋንቋ አይደለም የተጠቀ የተጠቀመከው ስለ ፀጉርህ ተንከባከብ ትወዳለህ ተንከባከብ ትወዳለህ ፀጉርህን መንከባከብ ትወዳለህ? ነው በጥያቄህን አስተካክዬ ስመልሰው ያው ፀጉሬን መንከባከብ እወዳለሁ ፀጉሬን የምንከባከበው የተለያዩ ቅባቶችን በመጠቀም እና ፀጉሬን ደሞ ፀጉሬን በመሰራት ኦይሎ ዘይቶችን በመጠቀም እና ስቲም በማረግ ፀጉሬን እንከባከባለሁ፣ ፀጉሬን ሽሩባ እሰራለሁ፣ በየጊዜው አበጥራለሁ፣ የሚቆረጥ ነገር ካለ እቆርጣለሁ፣ ስለዚህ በእንደዚህ አይነት መንገድ ፀጉሬን እንከባከባለሁ። አዎ ልክ ነው ፀብሬን እንከባከባለሁ።

አዎ መተግበሪያዎችን አወርዳለሁ። ለምሳሌ ለስራ የሚጠቅሙኝም መተግበሪያዎች አወርዳለሁ የተለያዩ መጽሐፍ ማንበብያ አለ። እንደገና ደግሞ ለ ለ ለስራ የሚያገለግሉኝን መተግበሪያዎች አወርዳለሁ። ለምሳሌ እንደ ፌስቡክ ቲውተር ኢንስታግራም። እንደገና ደግሞ ሌሎቹንም የጌም መተግበሪያዎችንም ወይም ደግሞ የመጫወቻ መተግበሪያዎችንም አወርዳለሁ። እጠቀማለሁ ብዙ መተግበሪያዎችን እጠቀማለሁ። ስለዚህ ያው መተግበሪያዎችን ከ ከጎግል ላይ በማውረድ እና ከፕሌይ ስቶር ላይ በማውረድ እጠቀማለሁ። ስለዚህም ያው መተግበሪያዎችን እጠቀማለሁ አውርጄ እጠቀማለሁ። ያው ብዙ ስራዎችን ያው ቀላል ያደርጋል መተግበሪያዎችን መጠቀም ቀላል ያደርጋል። ስራዎችን ለመዝናናት ለመማር ለምሳሌ እንደ አሊሰን አይነት መተግበሪያዎችን እጠቀማለሁ። ስለዚህ ያው መተግበሪያዎችን እጠቀም

አዎ ከደንበኞቼ ጋር እሰራለሁ ያው ደንበኛ ብዙ ጊዜ እኛ ቢሮ የሚመጣው ደንበኞች ያው የሕግ ስራ ለመስራት ለማሰራት ነው የሚመጡት እዚህ ያው ከደንበኞቼ ጋር እሰራለሁ። ደንበኞቼን አከብራለሁ ደንበኛ ንጉሥ ነው በሀገራችን። ስለዚህ ደንበኞቻችንን ካላከበርን ተመልሰው አይመጡም። ስለዚህ ደንበኞቼን አክብሬ እሰራለሁ እነሱም ደግሞ የኔን አክብሮትና ፍቅር አይተው ተመልሰው ይመጣሉ። ስለዚህ ገበያዬ ጥሩ ነው። የምሠራውንም ስራ ቀጣይነት ያለው ነው ስለዚህ ከደንበኞቼ ጋር እሰራለሁ። ደንበኞቼም የሚያከብሩኛል። እኔ ጋር ሲመጡ ደስተኛ ሆነው ነው የሚመጡት ምክንያቱም ስለማከብራቸው ነው። ስለዚህ ከደንበኞቼ ጋር እሰራለሁ ደንበኞቼንም አከብራለሁ። በዚህ ደስተኛ ነኝ

አስተያየት መቀበል በጣም እወዳለሁ አስተያየት መቀበል ትወዳለህ ወይም ትወጃለሽ ብለህ ለጠየከው ጥያቄ? አስተያየት መቀበል በጣም እወዳለሁ ምክንያቱም አስተያየት መቀበል ለስራ ማደግ የተሻለ ነገር ለማድረግ በጣም ይጠቅማል። ስለዚህ ሁል ጊዜ አስተያየት መቀበልን የመሰለ ነገር ጥሩ ነገር የለም። አስተያየት መቀበል ስራ ላይ አዳዲስ ነገሮች ለመጨመር በስራ ላይ ደግሞ ውጤታማ ለመሆን ይረዳል። ሰዎች ምን ይወዳሉ ምን ይጠላሉ የሚለውን ነገር ትክክለኛ ቦታ ላይ ነው ያለሁት ወይም አይደለም የሚለውን ነገር። ለማወቅ አስተያየት መቀበል በጣም ጥሩ ነገር ነው። ስለዚህ አስተያየት መቀበልን እወዳለሁ ሁልጊዜም ቢሆን ደግሞ የሰዎችን አስተያየት በጥሩ ጎኑ ነው የምሄደው። ጥሩም ሆነ መጥፎ አስተያየት እቀበላለሁ ምክንያቱም ሁለቱም ለኔ በጣም ጠቃሚ ነገሮች ናቸው። እነማን እንደሚወዱኝ እንደማን እነማን እንደሚጠሉኝም ለማወቅ ይረዳኛል። ስለዚህ አስተያየት በጣም እቀበላለሁ ሁሉም ሰው አስተያየት መቀበል አለበት በጥሩ ጎኑ ማለት ነው። ስለዚህ አስተያየት

ቅመማ ቅመም የበዛበት ምግብ በብዛት አልወድም በጣም ሲበዛበት አልወድም ግን የተወሰነ ቅመም የገባበት ምግብ ደስ ይለኛል። ይሄ በጣም ሲበዛበት ግን ብዙም አልወድም ለምሳሌ እንደ ቆንደ በርበሬ ጥቁር አዝሙድ እና ካሞን እና አንዳንድ ነገሮች እጠቀማለሁ። ግን በጣም ቅመማ ቅመም ሲበዛበት ብዙም አይመቸኝም ብዙም አልወድም ስለዚህ ቅመማ ቅመም የበዛበት ምግብ አልወድም። ነገር ግን በመጠኑ የገባበት ምግብ በጣም ነው የምወደው። ስለዚህ ቅመም ደግሞ እጠቀማለሁ ቅመም አንደኛ ለብዙ ነገር ይጠቅማል ባይ ዘ ዌይ ቅመም ሰውነትን ያነቃቃል። ምግቡ እንዲጣፍጥ ያደርጋል ግን በመጠኑ ሲሆን ይሄ ሁሉ ነገር በመጠኑ ሲሆን ነው እና። በመጠኑ ምግብ ላይ እጠቀማለሁ። ሲበዛበት ግን አልድም ስለዚህ እንደዚህ ነው የምጠቀመው